ዜና በመስመር ላይ ታነባለህ የሚለው ጥያቄ በጣም ወሳኝ እና መሰረታዊ ጥያቄ ነው። ያው ዜና በነገራችን ላይ ከአለም ጋር እኩል የምንሆንበት መረጃ የምንለዋወጥበት ወይም መረጃ የምናገኝበት አንዱ እሱ ነው። ግን ዜና የማገኝባቸው እኔ ከቴሌግራም ከተለያየ ምንጭ ነው የማገኘው። እና ዜና መስመር ላይ ከተገኘ አነባለሁ በነገራችን ላይ ከተገኘ አነባለሁ እጠቀማለሁ ማለት ነው

በነገራችን ላይ ተፈጥሮ በጣም ደስ የሚል ነገር ነው የሚያስደስት ነገር ነው ተፈጥሮ እና ከተፈጥሮ መካከል አንዷ ፀሀይ ናትና በተፈጥሮ በጣም መዝናናት እወዳለሁ ተፈጥሮ መመልከት እወዳለሁ። በዛ ደግሞ ዘና ማለት ይመቸኛል እመርጣለሁና እና አንዱ እምዝናናበት እኔ በጣም ጊዜዬን እንትን የምልበት አንዱ ያ ነው። ስለዚህ ፀሀይ ደግሞ በስመአም ስትጥልቅ እንዴት ነው የምታምረው በጣም ታምራለች። አእምሮ ታሳርፋለች በጣም ከራሳችን ጋር እንድናወራ ለፈጣሪያችን ምስጋና እንድንሰጥ ከሚያደርጉን ነገሮች መካከል አንዷ የፀሀይ መጥለቅን መመልከት በጣም ደስ የሚያሰኝ ነገር ነው። እና እኔ ፀሀይ ስት ስጠልቅ መመልከት በጣም እወ

በነገራችን ላይ መምህር ትውልድ ከሚቀርጹ መካከል በጣም ለትውልድ መታነጽ ሀላፊነት ከሚወስዱ የህብረተሰብ አካላት መካከል። ዋነኛው ነው። በጣም ዋነኛው ነው እና ዋነኛው ነው። እና መምህር በጣም ቆንጆ ወሳኝ ነገር ነው ወሳኝ ነገር ነው። እና እኔ በጣም በርካታ የማስታውሳቸው ጥሩ መምህራን አሉ አሉ ጥሩ አስተማሪዎች ትውልድን የሚቀርጹ በጣም ጥሩ መምህራን አሉ። እና እኔ የማስታውሰው ጥሩ መምህር አለ። የማስታውሰው ጥሩ የሆነ መምህር አለ። ትውልድ የሚቀርጽ ትውልድ የሚያንጽ ማለት ነው

ሩዝ የትኛውን ሩዝ ያወፍጮ ቤቱን ሩዝ ነው ወይስ? በቤት ውስጥ የምናበስለውን አብስለን የምንመገበውን ሩዝ ነው። በነገራችን ላይ ባህላዊ ምግቦች ካልሆኑ መካከል በኛ ሀገር በጣም ካልተለመዱ ምልቦች መካከል ሩዝ አንዱነው ነገር ግን ለህፃናት እድገት የሚጠቀሙት አለ። እና ሩዝ እኔ አልወድም

የምትወዱት ምግብ የምወደው ምግብ ባህላዊ የሆኑ ምግቦች በጣም ደስ ይሉኛል፤ ይመቹኛል፤ ወደ እነሱ አደላለሁ በምግብ ደረጃ ምግብ ስመገብ ባህላዊ የሆኑ ጥግብ ሊያደርጉ የሚችሉ እየጣፈጡ ከምመገባቸው ምግቦች አንዱ ቆጮ ነው። ቆጮ በጣም እወዳለሁ ባህላዊ ምግብ ነው ያው ከዛ ከቆጮው ደግሞ የሚሰራ በርካታ ነገር አለ ለምሳሌ ሻፌታ ይሰራበታል እና በጣም እወዳለሁ፤ በጣም እወዳለሁ የቆጮ ምግብና ቆጮ እወዳለሁ ምግቦች ማቀል አንዱ

የስልክ ባትሪ ምን ያህል ይቆያል? በነገራችን ላይ ታዳጊ ሀገር ላይ ያለ ስልክ በጣም ከፍተኛ አስጠቀመ ከተባለ ሃያ አራት ሰዓት ነው። ሃያ አራት ሰዓትም በሙሉ አያስጠቅምም። ከፍተኛ አንድ ቀን ነው የሚያስጠቅመው። በየቀኑ ካልተሞላ ችግር ነው። ምክንያቱም የተለያየ ነገር ስለምገለገልበት። ስለምጠቀምበት ስልኬን በጣም ከሚጠቀሙ ሰዎች መካከል አንዷ እኔ ነኝ። እና የስልክ ባትሪ ምን ያህል ይቆያል? የሚለው አንድ ቀን ይቆያል። አንድ ቀን ቀን ነው። ማታ አሰካዋለሁ። ቀን ግን አንድ ቀን ያቆየኛል። እና ቀኑን ሙሉ እጠቀመዋለሁ እጠቀመዋለሁ ስልኩን ማለት ነው። እና አንድ ቀን የባትሪው ሀይል ያቆያል

ጢም ታቆያለህ ለሚለው እኔ ሴት ነኝ ሴት ደግሞ ጢም የላትም ጢም ከሌላት ደግሞ እንዴት ብላ ልታቆይ ትችላለች? እኔ ጢም የለኝም ጢም ደግሞ የሚበቅለው ያው እንደሚታወቀው በተፈጥሮአዊ ስለሆነ ፊት ላይ ነው። እኔ ደግሞ ሴት ስለሆነ የ በውስጤ ያለው የመቅኔ መጠን የተመጣጠነ ስለሆነ ጢም የለኝም። ጢም ከሌለኝ ደግሞ ላስቆርጥም አልችልም ማለት ነው። እና ጢም የለኝም። መልሱ

ከአለቃህ ጋር ግንኙነትህ እንዴት ነው? የሚለው ጥያቄ በጣም ቆንጆ ጥያቄ ነው። ሰው ራሱን እንዲመለከት ያደርጋል። እንዴት ነው ከሰው ጋር ያለኝ ተግባቦት ብሎ የሚለውን ነገር ያያል። አለቃ ስንል በራሱ አለቃን እንፈራለን አይደል? ለአለቃ ያለን ስዕል ጥሩ አይደለም። በተለይ ሰዎች የበታች ሰራተኞች በተለይ ከሆኑ ለአለቃ ያላቸው ስዕል መልካም አይሆንም። እና አለቃዬ ከአለቃ ጋር ያለኝ ግንኙነት ቤተሰባዊ ቢሆን ደስ ይለኛል ነበረ። ነገር ግን ከሰዎች ጋር በሙሉ ያለኝ ቅርቤታ የራቀም የቀረበም ሳይሆን እኩል ነው። እኩል ነው። እና ከአለቃየም ጋር ያለኝ ግንኙነት በዛ ልክ ነው። ያው የሆነ መስመር አለኝ። የሚያልፍበት የሆነ ማወቅ ያለበት ነገር ይኖራል። ከዛ ባሻገር ግን ያው አላልፍም። ያው መስመር አበጃለሁ ማለት ነው። ባለን ግንኙነት መስመር አበጃለሁ። እና ግን ግንኙነታችን መልካም ነው። ይሄ አንዱ በአንዱ ላይ ከወጣ በኋላ እሱ እንደዚህ ነው እንደዛ ነው የሚል ሳይሆን፤ ቤተሰባዊነት እህትና ወንድምነት ታላቅ እንደ ታላቅ ወንድምና እንደ ታናሽ እህት ነው የምንተያየው። እናም ያለን ግንኙነት መልካም የሆነ ያልሻከረኝ ግንኙነት ነው።

እንዴ በነገራችን ላይ ስራ ከማንም ጋር ሊሰራ ይችላል። አላማውና ዋናው ግቡን የሚፈለገው እና እኔ ከደንበኞቼ ጋር ስራ ለምን አልሰራም? ያው ስራ መሰራት ስላለበት መሰራት እስካለበት ድረስ በእኛ ቋንቋ ደንበኛ ነው የሚባለው ወይ ባለ ጉዳይ ብለን ነው የምንጠራው እና ከባለ ጉዳዮቻችን ጋር በጣም ስራ እሰራለሁ። ያው መሰረታዊን አስፈላጊም ነው ብዬ አምናለሁ። ምክንያቱም የሚፈለገው አላማው ስለሆነ የመጨረሻ ግባችን ምንድነው የሚለው ነገር እሱ ዋና ሊሰመርበትም ያለው ጉዳይ ነው። እና ከዛ በመነሳት ከደንበኞች ጋር አላማውን በማየት ግቡን በመመልከት ያለኝ ግንኙነት ችግር አይኖረውም እና እሰራለሁ። እሰራለሁ ማለት ነው። እና ከደንበኞች ጋር ስራ በደንብ ነው የምሰራው። ምኑን በመመልከት ነው ያለኝን ይሄ ደንበኛ እንደ ማለቅ ጉዳይ የበታችነት አድርጎ ማየት ሳይሆን አላማውንና ግቡን በመመልከት ስራ በደንብ እሰራለሁ

ቅሬታዎችን እንዴት ታስተናግዳለህ? የሚለው ቅሬታ ስንል ይህንን ቃል የምንጠቀመው ተቋም ላይ ነው፤ ቤተሰብም ላይ ይኖራል በመሰረቱ ቅሬታዎች በተለያዩ በጓደኛዎች መሀከልም ሊኖር ይችላል፤ በስራ ቦታም ሊኖር ይችላል በእምነት ተቋምም ላይ ሊኖር ይችላል። ቅሬታዎች ግን ቅሬታዎችን እንዴት ታስተናግዳለህ ለሚለው ከደንበኛ የሚመጣ ቅሬታ ካለ በአግባቡ በመን የቅሬታው ተገቢነትን ተመልክቼ ከዛ ለማስተካከል ራሴን በዛ ልክ እመለከታለሁ ከዛ ባሻገር ሌሎች ሰዎች ደግሞ ያላቸውን ቅሬታ እኮ ተገቢነቱን በመመልከት በአግባቡ፤ በአካሄድ፤ በመስመር በዛ መልኩ ቅሬታዎችን እፈታለሁ ማለት ነው። ከዛ ውጪ ግን ተገቢ ያልሆኑ ቅሬታዎችን የማስተናገድ እዛ ጋ ግዜ የማጥፋትም ነገር አይኖረኝም ግን ቅሬታዎችን በአግባቡ የራሱ የመተዳደሪያ ደንብ አለው በዛ አስተናግዳለሁ። ከባለቤቴ ጋር ወይም በቤት ውስጥ ያለ ቅሬታ ከሆነ ግን እሱን በንግግር በጠረጴዛ ዙሪያ ቅሬታዎችን በመፍታት አስተናግዳለሁ ማለት ነው።

እንዴ ሰው ሰውነቱ የሚለካው ሌሎችንም በመርዳት ነው ብዬ አምናለሁ ሌሎችን መርዳት ትወዳለህ ለሚለው ጥያቄ ለመመለስ ስሞክር ሰው ሰውነቱ የሚለካው ሌሎችን በመርዳት ሌሎችን በማገዝ ውስጥ ነው። እና እኔ ደግሞ ሌሎችን መርዳት ሰውነት ነው ብዬ ከሚያምኑ የህብረተሰብ ክፍሎች ውስጥ እመደባለው እና ሰውን መርዳት ደግሞ ለህሊና ሰላም ለአእምሮ እረፍት ነው። በሰው ክፍተት ላይ መቆም በሰው የጎደለ ቦታ ላይ መቆም እና ያንን ክፍተት መሸፈን እንደዛ ደስ የሚያሰኝ ነገር አለ ብዬ አላምንም ለሰው ልጆች እና እኔ ሰው መርዳት በእጅጉ ወደር

ለስራ ትጓዛለህ ለሚለው? ሰው ልጅ ይህንን ጥያቄ ስራ የሚሰራው ግቢ ውስጥ እንኳን ቢሆን መጓዙ አይቀርም። እና እንቅስቃሴ አድርገን እኔም ተጉዤ ነው የምሰራው። እና በስራ እጓዛለሁ እሄዳለሁ በጣም በብዙ ነው የሚሄደው እጓዛለሁ። ተጉዤም ስራዬንም ሚከውነው ተግበሬንም

እድለኛ ነገር አለህ ለሚለው አዎ እኔ እድለኛ ነገር አለኝ ብዬ አምናለሁ። እሱም ጌታዬ ነው እግዚአብሔር። ለኔ ትልቅ እድሌ ነው እድል ፈንታዬ ነው። እጣዬ ነው ብዬ እላለሁና። የኔ እድሌ እጣዬ ፈጣሪዬ ነው የፈጠረኝ አምላክ ኢየሱስ ክርስቶስ እሱ የኔ እድሌ ነው ብዬ አምናለሁ። ከዛ ውጪ ሌላውን እድል እንደ እድል አድርጌ አላስበውም አልቆጥረውም። እና ለኔ እድሌ እሱ ነው ብዬ እላለሁ ፈጣሪዬ ነው። አምላኬ ነው ብዬ እድሌና በዛ እምናለሁና ፈጣሪ እድሌ

ዛሬ የአየር ሁኔታው በነገራችን ላይ አሪፍ የሚባል ነውና ይሄ የአየር ሁኔታ ደግሞ ጠቃሚ ነው። ብርዳማም አይደለም። ዝናባማም አደለም አይደለም ፀሀይአማ ነው። ሙቀቱም ቆንጆ የሆነ የአየር ንብረት ነው። መካከለኛ የምንለው የአየር ንብረት ነው። ዛሬ ያለው የአየር ንብረቱ ዛሬ አሪፍ ነው። በነገራችን ላይ ቆንጆ ነው። የአየር

መታጠቢያ ቤት ውስጥ ትዘምራለህ? አዎ እዘምራለሁ። መዝሙር በነገራችን ላይ የትም ቦታ ማድረግ ማካሄድ እንችላለን መዘመር እንችላለን መዝሙር ደግሞ ለአምላካችን የሚቀርብ ነው። ለትልቁ ለፈጣሪ የሚቀርብ እስካሁን ድረስ። የትም ቦታ እዘምራለሁ ከመዘምር አልቆጠብም አልገደብም። መታጠቢያ ቤትም እዘምራለሁ። ላቀነቅን ልዘምር እችላለሁ ፈጣሪዬን በዛ ውስጥም ላመሰግነው እችላለሁ። እና ምስጋናዬም ዝማሬም በጊዜና በቦታ እንዲገደብ አልፈልግም። እኔ ከማይፈልጉ ሰዎች መካከል ነኝና መዝሙሬን የትም ቦታ ሆኜ እዘምራለሁ

ምን? አይነት ቦርሳ ትጠቀማለህ ለሚለው ያው ሴት እንደመሆኔ መጠን በርካታ አይነት ቦርሳዎች አሉኝ ብዙ አይነት ቦርሳዎች አሉኝ ወደ ስድስት ሚደርሱ እነዛን ቦርሳዎች በአግባቡ እጠቀማቸዋለሁ እገለግልባቸዋለሁ። የቆዳ ቦርሳ አለ ያለኝ ከሸራ የተሰራ ቦርሳ አለኝ። እንዲሁም ደግሞ የሳንቲም ቦርሳ ወይም ከሸራ የተሰራ ነው ከሸራ ጨርቅ የተሰራ ነው ከቆዳም የተሰራ አለኝ። እና እኔ የምጠቀመው የቦርሳ አይነት ከሸራ እና ከሸራና ከቆዳ የተሰራ የቦርሳ አይነት እጠቀማለሁ እገለግላለሁ። በርከት ያለ እቃ ሊይዝልኝ የሚችለው ብዙ እቃዎችን የምሳ በርከት ያለ እቃ ሊይዝልኝ የሚችል ቦርሳ ነው ምጠቀመው እና ምጠቀመው ቦርሳ የቆዳ ቦርሳና የጨርቅ ቦርሳ

የምትመኘው ስራ ምንድነው? ለሚለው በነገራችን ላይ የሰው ልጅ ገደቡና ፍላጎቱ በጣም ይሄ ብቻ ነው ተብሎ ልንገድበውና ልንወስነው ከማንችላቸው ውስጥ አንዱ የሰው ልጅ ፍላጎት አይገደብም፣ አይገደብም፣ አይወሰንም። እድገቱ ሁሌም ከፍ እንዲል ይፈልጋል። እኔ የምወደው ስራ ምንድነው? ከተባለ ከከብት ከ ቤት እንስሳት ጋር ማለትም ከከብት እርባታ ጋር ከከብት እርባታ በጣም እወዳለሁ እና አርብቶ አደር የሆነ የስራ አይነት በጣም እመኛለሁ፣ አወዳለሁ። ፍላጎቴም፣ መሻቴም፣ ህልሜም ያ ነው እና የምትመኘው ስራ ምንድነው? ለሚለው ጥያቄ የኔ መልስ ምንድነው እኔ የምወደው የስራ አይነት የአርብቶ አደር ወይም የከብት እርባታ ማደለብ ስራ በጣም እወዳለሁ፣ እመኛለሁ ወደዛ አመዝናለሁ።

የምትወደው ፊልም ምንድነው? ለሚለው ጥያቄ በነገራችን ላይ በርካታ አይነት ፊልሞች አሉ። ፊልስ ለፊልም ካነሳ። አሳዛኝ የሆኑ ፊልሞች አሉ አጓጊ የሆኑ የፊልም አይነቶች አስቂኝ ዘውግ ላይ የምንመድባቸውና በእውነተኛ ታሪክ ላይ የተመሰረቱ የፊልም አይነቶች አሉ። እኔ የምወደው ፊልም በጣም አጓጊና ልብ አንጠልጣይ የሆነ እና ከ ይሄ ቤተሰባዊነትን ፍቅርን የሚያወጉ በጣም በቃ የፍቅር ነክ የሆነ ፊልም በጣም ይመቸኛል እወዳለሁ። እና ወደ እነዛ አመዝናለሁ ማለት ነው

በቤተሰቡ ምን አይነት በዓላት ታከብራላችሁ? ለሚለው ጥያቄው በቤተሰብ ውስጥ በርከት አይነት በዓላትን እናከብራለን። ሃይማኖታዊ ነክ በዓላት ያው እንደ ኢትዮጵያዊ እንደመሆኔ መጠን ሶስት የሆኑ ዋና ዋና በዓላት አሉ አዲስ አመት ገናና ፋሲካ ናቸው። አዲስ አመትን ካከበርን በኋላ ያው በአመት ውስጥ የምናከብራቸው ከስምንት እስከ አስር እሚሆኑ ያው የልደት በዓላትን ጨምሮ የተወለድንበትን ቀን ያንን ቀን በጣም እግዚአብሔርን እያመሰገንን እግዚአብሔር ወደዚህ ምድር ስላመጣን በአላማ ስላመጣን እሱን እያመሰገንን የምንቆይበት ነው። እና በቤተሰብ ምን አይነት በዓል እናከብራለን? ሃይማኖታዊ የሆኑ በዓላትን ለምሳሌ ከሃይማኖታዊ በዓላት ባሻገር ይሄ በአመት የሚመጡ በሀገራችን የሚመጡ ሶስቱን በአራትም በዋናነት እነዚህን በዓላት በደንብ እናከብራለን። ይከበራሉ ስለዚህ ካላንደር የሚዘገባቸውን በዓላት በዓላትን ስድስ ወደ አም ወደ አምስት በዓላትን አምስት ስድስት በዓላትን በደንብ እናከበራለን

በዶቄ መፍጨት ታውቃለህ። በዱቄ መፍጨት ታውቃለህ። ለሚለው ጥያቄ በመጀመሪያ ደረጃ ለመጀመሪያ ጊዜ የሰማሁት ቃል ነው። ወይም ያነበብኩት ቃል ነው። ምን ካላችሁኝ በዱቄ በዱቄ ማለት ምን ማለት እንደሆነ አላውቅም። እና በዱቄ መፍጨት ታውቃለህ ለሚለው እኔ በዱቄ መፍጨት አላውቅም

በመስመር ላይ ሙዚቃ ትሰማለህ ለሚለው ጥያቄ? መስመር ላይ ስንል መንገድ ላይ ትራንስፖርት ላይ ሙዚቃ ለመስማት የማይመቹ ቦታዎች ናቸው ይረብሻል። ያው ሀሳብን ለመሰብሰብ ምናምን ነገር አላውቅም። እኔ ትንሽዬ ማዳመጫ ጆሮ ላይ አድርጎ ማዳመጥም አልችልበትም። ከፍ ባለ ወይም እንዲሁ ከፍቼ ስልኬን ከፍቼ አጠገቤ አስቀምጬ ማዳመጥ የምወድ ነኝና። መስመር ላይ ሙዚቃ መስማት እቸገራለሁ ሀሳብ የመሰብሰብ ስለምቸገር። ያው መስመር ላይ ሙዚቃ አልሰማም ያው መዝሙር ነው የምሰማ። ያንን አልሰማም።

ይቅርታ መጠየቅ ቀላል ነው። እንደ ጥፋቱ ይወሰናል ነገር ግን ይቅርታ ለመጠየቅ እና ለመቀበል ነገሮችን ባናከብድ በጣም ጥሩ ይመስለኛል። በጣም መልካም ይመስለኛል እና ይቅርታ መጠየቅ ቀላል አይደለም። ግን መቀበል ቀላል ነው ግን መጠየቅ ደግሞ አለብን ያው በህይወታችን ላይ ይቅርታን ማክበድ የለብንም። ይቅርታ የሚለውን ቃል ካከበድን ያው ከፈጣሪም ጋር ለመታረቅ ያለንን ነገር ስለምንዘጋ እና ይቅርታ መጠየቅ። እኔ ቀላል ነው ያው ይቅርታ እላለሁ እጠይቃለሁ ጥፋተኛም መሆኔ ከገባኝ ከተረዳሁት። ደግሞ መጉዳቴን ካወቅኩኝ ከተገነዘብኩኝ ይቅርታ ለማለት ጊዜ ማአልፈልግም። ወዲያውኑ ጊዜ ሳልወስድ ይቅርታ እጠይቃለሁ። ስለዚህ ከተረዳነው ይቅርታ መጠየቅ ከገባን ይቅርታ መጠየቅ ቀላል ነው ማለት ነው። እንደዛ ብዬ ነው ማምነው።

በቤትህ ልዩ የሆነ መቀመጫ አለ ለሚለው ጥያቄ ልዩ ምንለው ሰው ቤት የሌለ ማለት ነው። ወይስ? መቀመጫ እኔ ጋር ዘመናዊም ባህላዊም የሆነ መቀመጫ በቤቴ ውስጥ አለና በተለይ ባህላዊ መቀመጫ ሌላ ሰው ቤት የለም። ምናልባት ያ ልዩ የሚያደርገው ከሆነ እኔ በእኔ ቤት በባህላዊም ዘመናዊም የሆነ መቀመጫ አለ። ባህላዊው ግን የትም ቦታ የለም እኛ ጋ ብቻ ነው ያለው እኔ ጋ ብቻ ነው ያለው። ስለዚህ እኔ ቤት የተለየ ልዩ የሆነ መቀመጫ የሰው ሰዎች መጥተው በተዝናኖት የሚቀመጡበት መቀመጫ እኔ ቤት አለ ይገኛል ማለት ነው። አለ

በፋም ማብሰል ታውቃለህ ለሚለው ፋም ማለት ፍም ለማለት ፈልጎ ነው። ፍም ለማለት ተፈልጎ ከሆነ። በፍም የሚበስሉ ምግቦች አሉ። በክሰል አያይዘን ፍም አድርገናቸው የምናበስላቸው የተለያየ ምግቦች አሉ። የምንመገባቸው በጊዜያዊነት ወዲያውኑ አብስለን የምንመገባቸው ምግቦች አሉና። እኔ በፍል የማመስለው ምግብ አለህ እና በፍም ማብሰል ታውቃለህ ለሚለው ጥያቄ የኔ መልስ ምንድነው ሊሆን የሚችለው? አዎ እኔ በፍም ምግብ ማብሰል አውቃለሁ እችልበታለሁ። ባህላዊ የሆኑ ምግቦችን የማበስለው በብዛት በተለይ ቅልል ያሉ ምግቦች ከሆኑ የሚበስሉት በፍም ነው። በእሳት ፍም እስውና አዎ በፍም ማብሰት አዎ ማብሰል።

በፍጥነት መተየብ ትችላለህ ለሚለው ጥያቄ? መተየብ በነገራችን ላይ በጣም ከምወዳቸው ነገሮች ነ መካከል አንዱ መተየብ ነው። እና በተቻለ መጠን ያው በተለይ ጊዜን ከመጨመ ከመጠቀም ከመቆጠብ አንፃር ብዙ ጊዜ መተየብ እወዳለሁ። እና እኔ በፍጥነት በጣም በፍጥነትም ባይሆን ግን በመካከለኛ ፍጥነት መተየብ መፍጠር ነገሮችን ማከናወን እችላለሁ ማለት ነው። አዎ አውቅበታለሁ እችላለሁ

ስራዎችን በቅደም ተከተል ታስቀምጣለህ? ለሚለው ጥያቄ በነገራችን ላይ ስራዎች በተግባር ሲቀመጡ ተሰድረው ሲቀመጡ መልካም ነው። መቀመጥም ያለባቸው እንደዛ ነው ብዬ ከሚያምኑ ሰዎች መካከል አንዷ እኔ ነኝ። እኔ ስራዎችን በቅደም ተከተል፣ በተዋረድ ማስቀመጥ እወዳለሁ። ያው ለማየትም፣ ለማከናወንም፣ ለአእምሮም ምቹ ስለሚሆን ስራዎቼን በቅደም ተከተል፣ በዝርዝር በዋናነት በእርከን፣ በእርከን፤ በደረጃ፣ በደረጃ በቅደም ተከተል የሚቀድመው ይሄ ነው፣ ተከታይ ይሄ ነው፣ የተከታይ ተከታይ በስተመጨረሻ ይሄ ነው፣ ብዬ ያለውን የስራ ዝርዝር ተግባር በቅደም ተከተል ማስቀመጥ ወደዛ ከሚያመዝኑት ነኝና ስራዎችን በቅደም ተከተል አስቀምጠዋለሁ።

ይሄ ጥያቄ ደግሞ በጣም የሚገርም ነው በእግር ባዶ እግር መራመድ ታውቃለህ ነው የሚለው? በባዶ እግር መራመድ አዎ አውቃለሁ ግን የት ለሚለው በቤት ውስጥ በቤት ውስጥ በባዶ እግሬ እራመዳለሁ ያው ግቢ ውስጥም ሊሆን ይችላል። ቀለል ብዬ አንዳንድ ጊዜ በጣም ረዘም ያለ መንገድ የተጓዝኩ ከሆነ። በዛ ሰዓት በባዶ እግሬ መራመድን እመርጣለሁ። ያው አውልቄ ልቅቅ ብዬ ሰውነቴን ትቼው መንቀሳቀስ እወዳለሁና። አዎ እኔ በባዶ እግር መራመድ አውቃለሁ ማለት ነው

ይህ ጥያቄ ደግሞ የሚገርም ነው። በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? ለሚለው ጥያቄ አዎ ብሎ ለማለት ይከብደኛል። በርካታ ስራዎችን ማስተናገድ አልችልም። ነገር ግን ሁለት ስራዎችን ሁለት ስራዎችን በአንድ ጊዜ ማከናወን እችላለሁ። አንዳንድ ጊዜ በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ለሚለው አዎ ስራዎችን አስተናግዳለሁ፤ ግን ከሁለት በላይ አልችልም። ሁለት ስራዎችን ወይ ስልክ እያወራው መጋገር እና ከዛ ወጥ መስራት አዎ ሶስት ስራዎችን ያው ብዙ ከተባለ ሶስት አዎ ብዙ ስራዎችን በአንድ ጊዜ ማስተናገድ አዎ አስተናግዳለሁ፤ እችላለሁ ያንን በማከናወን አደርገዋለሁ፤ ያው የምናደርገውም የሚተገበረውም ይኸው ስለሆነ አዎ በአንድ ጊዜ ብዙ ስራዎችን አስተናግዳለሁ ማለት ነው።

የምትወደው ስፖርት ምንድነው ለሚለው ጥያቄ? በርካታ የሆኑ የስፖርት አይነቶች አሉ የሚያንቀሳቅስ ነው ለጤናም መልካም ነው። እኔ ግን የምወደው ስፖርት ብዬ የምለው ቀለል ያለ ለሰውነቴ ጠቃሚ ነው ብዬ ከማምናቸው መካከል ስፖርት ወሳኝ ነገር ነው ጤናም ነው ለሰው ልጆች እና የምወደው ስፖርት። ገመድ በዝላይ ማለት ገመድ ዝላይ እና ሩጫ ቀለል ያለ ሩጫ ብዙም ያልከበደ ሩጫ ይመቸኛል። እነዚህ ከምወዳቸው የስፖርት አይነቶች መካከል የሚወ የሚመደቡ ናቸው ለሰውነት ጥንካሬ ለአተነፋፈስም የሚረዱ ቀለል ያሉ ስፖርቶች ከሚባሉት ውስጥ የሚመደቡ ናቸው። እና እኔ የምወደው ስፖርት ቀለል ያለውን ነው እሱም ሩጫ ቀለል ያለ ሩጫና ገመድ ዝላይ ይህንን ለጤና የሚጠቅሙ ስፖርቶችን የምወዳቸው ስፖርቶች ናቸው።

የጊዜ ገደብ ታስተካክላለህ ለሚለው እያንዳንዱ ተግባር በጊዜ የተለካና በጊዜ የሚከናወን ነው። ይህ ደግሞ በጊዜ ውስጥ የሚከናወነው ተግባር ደግሞ አስፈላጊ ነው። የጊዜ ገደብን ማወቅ ማስተካከልም ያለበት ነገር ነው ብዬ አምናለሁ። በየጊዜው በምንፈትሽበት ራሳችንን በምንመዝንበት ጊዜ የምናገኘው ውጤት ይኖራል ብዬ አስባለሁ። እና ያንን ከሚያስቡ ሰዎች መካከል እመደባለሁ። ስለዚህ በየጊዜው አስተካክላለሁ ማለት የጊዜ ገደቤን አስተካክላለሁ። አንድ ተግባር ለማከናወን የምጨርስበትን ተግባር ያንን አስተካክለዋለሁ ማለት ነው

አወንታዊ አስተያየት ተቀብሎ ያው ቃል ተቀብለው ያው ጥያቄው ብሎ ነው የሚለው ተቀብለው ተብሎ መስተካከል አለበት ብዬ አምናለሁ። አምናለሁ አስተያየት ሁለት አይነት ሊሆን ይችላል። አወንታዊና አሉታዊ። እና እኔ ደግሞ አወንታዊ አሉታዊው እንዳለ ሆኖ። አወንታዊም አስተያየቶች ሊመጡ ይችላሉ። አስተያየቶች በሚመጡበት ጊዜ ራሱን መፈተሽና መገምገም ተቀብሎ ማስተካከል አስፈላጊና ተገቢ ነው። ብዬ ከሚያምኑ የህብረተሰብ ክፍሎች ውስጥ እመደባለሁና። አዎ እኔ በአዎንታዊ አስተያየት ተቀብዬ አውቃለሁ

ለምን ያህል ጊዜ በዚህ ስራ ሰርተሃል? ለምን ያህል ጊዜ በዚህ ስራ ሰርተሃል የሚለው ጥያቄ። ብዙ ጊዜ አልሰራሁም። ከቅርቡ ነው ስራ መስራት ይሄንን ስራ መስራት የጀመርኩት የተወሰነ ጊዜ ነው። ወራት አይሆኑትም በቅርቡ ነው የጀመርኩት በቅርቡ በቅርቡ ነው። ይህንን ስራ ለምን ያህል ጊዜ ሰርተሃል ብሎ በቅርቡ ይህንን ስራ። ሰርቻለሁ። በቅርቡ ከቅርብ ጊዜ ወዲህ ለምን ያህል ጊዜ ለሚለው። በጊዜ አልግል አንድ ሶስት ሳምንት ይሆነኛል አረ ወር ወር አካባቢ ይሆነኛል። ለዚህ ከአንድ ወር ወደዚህ ያው ስራውን ለአንድ ወር ያህል እየሰራሁ እገኛለሁ። እንደዚህ ግን የተለያዩ የበየነ መረብ ስራዎች ሲመጡ እነዛን አከናውናለሁ እሰራለሁኝና። ለምን ያህል ጊዜ ለሚለው ለአንድ ወር ያክል ካሉ ለዚህ ይሆናል ይሄንን ስራ መስራት ከጀመርኩና አንድ ወር ሆነኝ

ብስክሌት ትጋልባለህ ለሚለው ጥያቄ? ብስክሌት በጣም ለመዝናናት በተዝናኖት አስፈላጊ ነው። አንደኛ ሁለተኛ ከቦታ ቦታ ለመንቀሳቀስ በተለይ ትራንስፖርት የመጓጓዣ በሌለባቸው አካባቢዎች ዘመናዊ ከሚባሉ መጓጓዣዎች እና አንድ ሰው ብቻ ከአንድ ቦታ ሌላ ቦታ ለመንቀሳቀስ የሚያገለግል የመጓጓዣ መሳሪያ ነው። ከዛም ባሻገር ደግሞ ለመዝናኛ ለተዝናኖት ደግሞ አሁን በአሁኑ ጊዜ በርካታ ሰዎች ለተዝናኖች ይጠቀሙታል እና ብስክሌት ትጋልባለህ ለሚለው ጥያቄ? እኔ ብስክሌት አልጋልብም። አልጋልብም ጠቃሚነቱን እረዳለሁ ግን እኔ ብስክሌት ደግሞ ምን አይደለም

ጭንቀት ሲሰማህ ምን ታደርጋለህ ለሚለው? ጥያቄ በጣም ቆንጆ ጥያቄ ነው ጭንቀት ሲሰማህ ወይም ሲሰማሽ ምን ታረጊያለሽ ለሚለው? ጥያቄ ጭንቀት ሲሰሙኝ በርከት ተግባራትን አላደርግም ጭንቀት ሲሰማኝ ለብቻዬን ሆኜ ጊዜ ማሳለፍ እወዳለሁ። የመጀመሪያው ወደ ፈጣሪዬ ጋር መሮጥ ነው። ፈጣሪዬ ጋር ሄጄ ሄጄ ወደ ፈጣሪዬ ሄጄ ያለኝን የሚሰማኝን ነገር ማስተን መናገር ለሱ መናገር ይቀናኛል። ከዛ ባሻገር ብቻዬን በመሆን ከተፈጥሮ ጋር መሆን ያንን በዝምታ አሳልፈዋለሁ። ውሃ እየጠጣሁ ያነም እጽፈዋለሁ። የሚያስጨንቀኝን ስጽፈው እጽፋለሁ። ለዚህ ጭንቀት ሲሰማኝ ከማከናውናቸው ተግባራት መካከል ውስጥ ያሉ ናቸው ያሉ ናቸው ማለት ነው

ስራ ቦታህ እንዴት ነው? ለሚለው ጥያቄ ስራ ቦታዬ እኔ ከምሰራበት አካባቢ በጣም የራቀ ነው። ከ አስራ ከአስራ ስምንት እስከ ሃያ ኪሎ ሜትር ርቀት ያለው ሲሆን በትራንስፖርት ነው የምሄደው ስራ ቦታዬ ያን ያክል በጣም ምቹ ተንገብግቤ የምሰራው በጣም ምቹ የሆነ ቦታ አይደለም የመንግስት ቦታ መንግስት መስሪያ ቤት እንደምሆኑ መጠን ያው የፈለግነው ባይ ባይሟላም ግን ያው እንደምፈልገው አይነት የስራ ቦታ ባይሆንም ግን ስራዬን በመስራት ላይ እገኛለሁ ስራ ቦታ እንዴት ነው ለሚለው ስራ ቦታዬ ያው መልካም ነው ምንም አይልም ያው እስካለን እየሰራንበት ነው።

ኮፍያ ማድረግ ትወዳለህ ለሚለው ጥያቄ? ኮፍያ ከሚያደርጉ ሰዎች መካከል ባልሆንም ግን ኮፍያ ማድረግ ያው አይደብረኝም አይደብረኝም ኮፍያ ማድረግ። ፀሀይ በሚሆንበት ሰዓት ያው ቦታና ጊዜ እመርጣለሁ። ፀሀይ ሲሆን ያው ኮፍያ በዛ ሰዓት አደርጋለሁ እለብሳለሁ ስራዬ ብዬ ግን አይደለም እና ኮፍያ ማለት አይደብረኝም። አይደብረኝም ኮፍዬ አደርጋለሁ

የመጠጥ ውሃን ከየት ታገኛለህ? ለሚለው የመጠጥ ውሃን ያው ሀገራችን በርካታ የሆኑ የውሃ አካላት የሚገኙባት ሀገር ናት። ከተማችንም እንደዛው እና እኛ እኔ የመጠጥ ውሃን የማገኘው ከየት ነው? ለሚለው በአካባቢዬ ትንሽ ቧንቧዎች አሉ። የከርሰ ምድር ውሃ አለ በርካታ ውሃ አለ። እና እኔ የምጠጣውን ውሃ ከየት ነው የማገኘው ከከርሰ ምድር ነው የማገኘው። ከየት ነው የማገኘው ከከርሰ ምድር ነው። እኔ የምጠጣውን ውሃ የማገኘው ይሄ ደግሞ ለኔ በጣም አስፈላጊና ጠቃሚ ነው። ውሃ ለሰው ልጆች አስፈላጊ ነው። ምድራችንም ሰባ በመቶ የሚሆነው የታችኛው አካሏ ውሃ እንደሆነ የሰውነት ክፍላችን ውሃ እንደሆነ ይታመናል ውሃ ነው ይላል ሳይንሱና። የመጠጥ ውሃን ከየት ታገኛለህ? ለሚለው እኔም በአካባቢዬ ይሄን ውሃ የምጠጥ ውሃ የማገኘው ከየት ነው ከከርስምድር ከከርሰ ምድር ነው የማገኘው

ማህበራዊ ሚዲያ ትጠቀማለህ የሚለው ጥያቄ ቆንጆ ጥያቄ ነው መልካም የሆነ ጥያቄ ነው። ማህበራዊ ሚዲያ የተለያዩ መረጃዎችን ለመለዋወጥ የሚያገለግሉ በተለይ አሁን ዘመናዊነት ካመጣቸው መልካም በጎ ከሆኑ ፍሬዎች መካከል አንዱ ማህበራዊ ሚዲያ ነው። ማህበራዊ ሚዲያ ለምሳሌ የተለያዩ የአለማችን የአህጉራት ክፍል ላይ ያለ የተፈጠረ ነገር የምናገኘው ያንን መረጃ የምናገኘው በቀላሉ እንድናገኝ በአንድ ሰዓት ባልሞላ የሰዓት ልዩነት ራሱ እንድናገኝ የሚያደርገን ማህበራዊ ሚዲያ ነው። እና ማህበራዊ ሚዲያ መጠቀም በጣም ጥቅሙ የጎላ ነው። የሰፋ የሰፋነው ይህ ጥቅም ደግሞ ለሰው ልጆች አስፈላጊ ነው። ከአለም ጋር እኩል እንድንራመድ አለም ያለችበትን ሁኔታ እንድንረዳ እንድንገነዘብ ይረዳናል ያገለግለናልና። እኔ ማህበራዊ ሚዲያን አዎ እጠቀማለሁ እገለገልበታለሁ

የአካል ብቃት እንቅስቃሴ ታደርጋለህ ለሚለው ጥያቄ? የአካል ብቃት እንቅስቃሴ ማድረግ ለሰው ልጅ አስፈላጊና ጠቃሚ ነው። ለጤናው በተለይ ለጤናው በዚህ ጊዜ በጣም የሰው ልጆች ጤና አስፈለ ጤና በጣም በብዙ በተለይ ከእንቅስቃሴ ጋር ተያይዞ በጣም ብዙ ነገር እየተፈጠረ ይገኛል። በአካል ላይ እና በሰውነታችን ላይ ለሚፈጠሩ ከመቀመጥ ብዛት ከአመጋገባችን ከተለያየ ነገር የጤና እክል እየገጠመ ይገኛል። እና ይህ ደግሞ በቀላሉ በተለይ አንዳንድ የጤና አክሎች በአተነፋፈ በአካል ብቃት እንቅስቃሴ የሚል የሚቀሩ ሊቀረፉ የሚችሉ ናቸው። እና እና የአካል ብቃት እንቅስቃሴ እንዲደረግ በተለያዩ ሁኔታዎች በተለያዩ ጊዜያት ያበረታቱናል። እና እኔም ያንን ከሚደግፉ ወገኖች መካከል አንዷ ነኝና የአካል ብቃት እንቅስቃሴ አደርጋለሁ አዎ የአካል ብቃት እንቅስቃሴን አረግ

የክላውድ ማከማቻ ትጠቀማለህ? ለሚለው የክላውድ ማከማቻ ማለት የደመና ማጠራቀሚያ ለማለት ነው። ሌላ አለ መሳሪያ የደመና ችግር እኔ በምኖርበት አካባቢ የለም የምኖርበት የምኖርበት አካባቢ እንደ እንደ እድል ሆኖ ከፍተኛ የሆነ የ ከፍተኛ ቦታዎች ከሚባሉት ውስጥ የሚመደብ ነው። እና ደመና በየጊዜው አለ እናገኛለን፤ አገኛለሁ እኔም እና ያን ያክል በጣም የደመና ችግር የለብንም ስለዚህ እንደ እንደ እድል ሆኖ ከፍተኛ የሆነ የከፍተኛ ቦታዎች ከሚባሉት ውስጥ የሚመደብ ነው። እና ደመና በየጊዜው አለ እናገኛለ፤ አገኛለሁ እኔም እና ያን ያክል በጣም የደመና ችግር የለብንም ስለዚህ የማምነው እና እኔ ደግሞ ያ ችግር አይታይብኝም ስለዚህ እኔ የክለውድ ማከማቻ ወይም የክለውድ ማጠራቀሚያ ማከማቻ ምናልባት ያው እኔ የምለው ደመና ስለሆነ ማለት ነው ወደ ማከማቻ ብዬ የምለው ደመና ስለሆነ የክላውድ ማከማቻ ወይም የደመና ማከማቻ እቃ እኔ አልጠቀምም፤ የለኝም፤ የለኝም አልጠቀምም። ያው አስፈላጊነቱም ያው በእኛ አካባቢ ያን ያክል አይደለም እና የክላውድ ማከማቻ አልተቻለም

"የቀረ ምግብ ማለት ምን ማለት ነው?" በመጀመሪያ ደረጃ፣ የቀረ ምግብ ማለት ከ እየተመገብን የተውነው ነው ውን ነው ወይስ ሌላ አይነት ምግብ ነው። ትርፍራፊ ይባላል የቀረ ምግብ አይባልም እሱ ከሆነ ትርፍራፊ "ትርፍራፊ ትበላለህ ወይ?" እኔ ትርፍራፊ አልበላም። ለምን እበላለሁ አልመገብም ትርፍራፊ የሆነ ምግብ ስለዚህ በተቻለ መጠን ንጹህ ምግብ ለመመገብ ነው የምሞክረው ምጥረውም ለዛ ነው፤ እና እኔ የቀረ ምግብ ትርፍራፊ የሆነ ተመላሽ የሆነ ምግብ እኔ አል አይመቸኝም ስለማይመቸኝም የቀረ ምግብ የተራረፈ ምግብ አልመገብም ማለት ነው። እና ለመ ፍላጎትም አይኖረኝም ያው በሽታ ምይዘኝም ይመስለኛል ተመላሽ የሆነ የቀረ ምግብ በምመገብበት የሚመገቡ ሰዎችን በነገራችን ላይ በጣም ያሳዝኑኛል። ይሰማኛል የሚሰማኝ ነገር አለ ባይመገቡ የቀረውን ምግብ ተመላሽ የሆነ ምግብ ቢቻል ባያስቀሩ ባይተርፍ ይመርጣል። በልክ ሰው ሊመገብ የሚችለውን ያክል ቢወስድ ቆንጆ ነው። ካልሆን ግን ምግብ ከቀረ ግን ለእንስሳት ይሰጣል እንጂ የቀረ ምግብ እንዴት ሰው ይበላል።

የጠዋት እለታዊ ተግባራችን ምን ምንድነው? ጠዋት ጠዋት ተግባራችን ያው ለቀን የሚያስፈልጉ አንዳንድ ነገሮችን ማሰናዳትና ማስተካከል ነው። በምናስተካክልበት ጊዜ ደግሞ በርካታ ነገሮችን እንጠቀማለን ለቀን የሚያስፈልጉን በርካታ ነገሮችን እጠቀማለሁ ስለዚህ ለጠዋት ለዕለታዊ ተግባራችን ምንድነው ለሚለው የመጀመሪያ ንጽህና ነው። ከዛ በኋላ ቅድመ ሁኔታዎችን ለምሳሌ ምሳ መቋጠር ሚችል በርካታ ነው ምሳ መቋጠርም ይችላል። ከዛ በኋላ የቅ ቁርስም ተመግቦ መውጣትም ብቻ ግን ለቀን የሚያስፈልጉ ልብሶችን ምናምን ራሳችንን የምናስተካክልበት ንፅህናችን የምንጠብቅበት ነው እና ለቀን የሚያስፈልጉ በርካታ ነገሮችን የማዘጋጅበት ነው ጠዋት እና የቀ የጠዋት እለታዊ ተግባር ምንድነው? የሚለው ወደ ፈጣሪዬ ጮሃለሁ ከዛ በኋላ ለእለት የሚያስፈልጉ ነገሮችን ቅድመ ንጽህና አለ ከንጽህና በኋላ ደግሞ የምግብ ማቴሪያሎች ማዝ የአቅርቦቶችን ማግ ማዘጋጀት ምሳ መቋጠር እነዚህ ለእለት በጧት እለታዊ ተግባራት ውስጥ የሚመደቡ የሚደረጉ ናቸው ማለት

በድንቅ አድን በድንቋ ንቋ ታምናል በድን ቋንቋ በድን ቋንቋ በድን ቋንቋ ማለት በሙታን ቋንቋ ማለት ነው በዚህ በእንደዚህ አይነት ቋንቋ አላምንም በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። እኔ በእንደዚህ አይነት ቋንቋ አላምንም አስፈላጊም ነው ብዬም አልወስድም። የሰው ልጅ በህይወት እስካለ ድረስ። በህይወት እስካለ ድረስ ያው ያወራል ብዬ ነው የማምነው እና በበድን ቋንቋ እኔ አላምንም። ታምናለህ እኔ የምለው እንደ ሀበሻ። በኢየሱስ ክርስቶስ ስም ብሎ ነው ሰው የሚገስጸው እንጂ በበድን ቋንቋ አያምንም እኔ አላምንም። በበኩሌ እኔ በበኩሌ በበድን ቋንቋ በፍጹም እኔ አላ

የአትክልት ስራ ታደርጋለህ ለሚለው ጥያቄ የአትክልት ስራ በጣም አስፈላጊና ጠቃሚ ከሆኑ የስራ አይነቶች ምክክር የሚመደብ ነው። እና የአትክልት ስራ አደርጋለሁ አልፎ አልፎ ሁልጊዜም ሳይሆን አልፎ አልፎ ያትክልት ስራ አደርጋለሁ። ያው በቂ የሆነውን ቦታ ስለሌለ ያቺን ቦታ በተቻለ መጠን ለመጠቀም ጥረት አደርጋለሁና። የአትክልት ቦታ ስራ አደርጋለሁ

የዝናብ ውሃ ትሰበስባለህ ለሚለው ትሰበስባለህ ነው አይደል? በመጀመሪያ ደረጃ ውሃ እኛ አካባቢ ችግር ስላለ አዎ። የዝናብ ውሃ በጥንቃቄ ነው የምናስቀምጠው ምክንያቱም ለተለያየ አገልግሎት ስለምናውለው። ወደ ተግባር ስለምናውለው እንጠቀማለን በተለያየ ጊዜ እና። የዝናብ ውሃ እንዳይባክን በተቻለ መጠን እየቻልነውን ሁሉ እናደርጋለን። የቻልነውን ሁሉ እናደርጋለን ይህንን በማድረግ ተግባር ላይ እናውለዋለን ማለት ነው። ተግባር ላይ እና ይቀመጣል ከዛ በኋላ ወደ ተግባር ይውላል በተግባር ላይ ይውላል ማለት ነው። እና የዝናብ ውሃን በደንብ እሰበስባለሁ። ከሰበሰብኩ በኋላ በተግባር ላይ ይውላል። እና የዝናብ ውሃ ትሰበስባለህ የሚሉ ጥያቄ? አዎ የዝናብ ውሃ እሰበስባለሁኝ ማለት ነው። እኔ በደንብ ነው የምሰበስበው

በትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? የሚለው። በትርፍ ጊዜ የተለያዩ ነገሮችን። እጠቀማለሁ አሳልፋለሁ ጊዜ ማሳለፊያ ግን ያን ያክል በጣም የተረፈ ጊዜ የለኝም። ወይ መኝታ ልተኛ እችላለሁ። ወይ ደግሞ በመኝታህ በእንቅልፍ አሳልፋለሁ ወይ ደግሞ በተዝናኖት ከጓደኞቼ ጋር በመሆን ላሳልፍ እችላለሁ። ከዛ ባሻገር ደግሞ ፊልሞችን የተለያዩ ድራማዎችን በመመልከት አሳልፋለሁ። ይሄ ደግሞ አስፈላጊና ጠቃሚ ነው ማለት ነው። ስለዚህ ትርፍ ጊዜዬን የማሳልፈው የተለያዩ ተግባራትን በማከናወኑ ቤት ውስጥ ሊሆን ይችላል። ስራ ቦታ ሊሆን ይችላል። ግን ቤት ውስጥ ስሆን ምን ምን እጠቀማለሁ ማለት ነው። እተኛለሁ ከዛ ባሸገር ደግሞ። የተለያዩ ነገሮችን በማድረግ ድራማዎችን በመመልከት መንፈሳዊ ነገሮችን በማድረግ አሳልፋለሁ። ጊዜን ትርፍ ጊዜን በዛ ነው የማሳልፍ